በየትኛው እጅ ትጽፋለህ ነው? እንግዲህ እኔ አብዛኛውን ጊዜ የምጽፈው የተለያየ ጽሁፎች ሊሆን ይችላል የእጅ ጽሁፍ ወይም ደግሞ በእስክርብቶ ወይም በእርሳስ በብእር የሚጻፉ ጽሁፎች አሉ ማለት ነው። ወረቀት ላይ ልሆን ይችላል ደብተር ላይ እሱን አብዛኛውን ጊዜ በቀኝ እጄ ነው የምጽፈው እንግዲህ ኖትም ሊሆን ይችላል። የተለያየ ማመልከቻ ማስታወቂያ እንደዚሁም ደግሞ ደብዳቤዎችን መልእክት ለማስተላለፍ አሁን ለምሳሌ ከአንድ ቦታ ወደ አንድ ቦታ መልእክት ለማስተላለፍ አብዛኛው ጊዜ በሰርግ ስነ ስርዓት ሊሆን ይችላል እንደዚሁም በለቅሶ ሰው በምሞትበት ሰዓት ዘመድ አዝማድን ለማስወቅ ይጻፋል ማለት ነው። እንግዲህ እሱን አብዛኛው ጊዜ የምጽፈው በቀኝ እጄ ነው ማለት ነው። ምክንያቱም እንግዲህ የለመድኩት በቀኝ እጄ መጻፍ ስለሆነ ማለት ነው። እንዴ ልምድ እንዴ ስለሆነ እኔ ደግሞ መጻፍ የምችለው ወይም ደግሞ መጽሐፍ የለመድኩት በቀኝ እጄ ማለት ነው። እንግዲህ አንዳንድ ሰዎች ያሉበት በግራ እጃቸውን የሚጽፉ እነሱ ያው እንደ ልምዱ ስለሆነ በግራ መጻፍ የሚችለው አሉ ማለት ነው እኔ በግራ እጄ መጻፍ አልችልም ምክንያቱም ልምድ የለኝም ማለት ነው። ማንኛውንም ለማከናወን ልምድ ስለም ያንኛውንም ማንኛውም ነገር ለማከናወን ልምድ ስለሚያስፈልግ እኔ ደግሞ በግራ እጄ መጻፍ አልችልም ማለት ነው። በቀኝ እጄ ነው የምጽፈው ማለት ነው እንግዲህ የተለያዩ ጽሁፎችን ማስታወሻዎችንም ሊሆን ይችላል የሆነ መልክት አስተላላፊ የሆነ ጽሁፎችንም ሊሆን ይችላል በቀኝ እጄ ነው የምጽፈው ማለት ነው። እንደዚሁም ደግሞ አብዛኛው ጊዜ መጽሐፍ ሲባል በእስክርብቶ ወይም በብእር ብቻ ላይሆን ይችላል ማለት ነው በኮምፒውተር ሊሆን ይችላል አሁን በኮምፒውተር በሁለቱም እጆቼ መጽሐፍ እችላለሁ ማለት ነው ምክንያቱም ክፖርድ መነካካት ስለሆነ በሁለቱም እጆቼ መጻፍ እችላለሁ ማለት ነው። እንደዝሁም ደግሞ ስልክ ሊሆን ይችላል ስማርት ስልክ እሱንም ደግሞ በሁለት እጄ መጻፍ እችላለሁኝ ኬይቦርድ ስልክም ሊሆን ይችላል በሁለት እጅ መጻፍ እችላለሁ ቴክስቶችን ሜሴጆችን እንዲሁም ደግሞ የተለያዩ ስልክ ቁጥሮችን ለመጻፍ በቀኝ እጄም በግራ እጄም እጽፋለሁ ማለት ነው። ስልክ ላይ ወይም ደግሞ ኤሌክትሮኒክስ ላይ ከሆነ ማለት ነው ነገር ግን በወረቀት በብእር በወረቀት እና በብእር ከሆነ አብዛኛውን ጊዜ ወይም ደግሞ ሙሉ በሙሉ ማለት ይቻላል በቀኝ እጄ ነው የምጽፈው ማለት ነው። እንግዲህ እሱ እንደ አስፈላጊነቱ እንደ ልምድ ነው ይወሰናል ሌሎች ሰዎች በግራ እጃቸውን ሊጽፉ ይችላሉ ማለት ነው። እኔ ግን ልምድ ስለሌለኝ የምጽፈው በቀኝ እጄ ነው ማለት ነው አብዛኛው ጊዜ እንግዲህ ጽሁፎችን የምጽፈው በቀኝ እጄ ነው ማለት ነው። ያው መጻፍ ማለት አንድን መልእክት ወይም ደግሞ አንድን ለረጅም ጊዜ ለማቆየት የሰብነውን ማስታወሻ ለመያዝ ያሰብነውን ነገር የምንጽፈው እንግዲህ ወይም ደግሞ መልእክትን ለማስተላለፍ ነው ማለት ነው። እንግዲህ አብዛኛው ጊዜ በፈተናም ሰዓት ልሆን ይችላል ፈተናዎችን ለመስራት ልሆን ይችላል እንግዲህ በኤለክትሮንክስ ከሆነ በሁለቱም እጆቼ አለበለዚያ ደግሞ በብዕርና በስኪርብቶ ከሆነ ደግሞ ደግሞ በቀኝ እቼ እጽፋለሁኝ ማለት ነው። እንግዲህ የጽሁፍ አገልግሎት በዚህ መልክ እሰጣለሁኝ ማለት ነው። አብዛኛውን ጊዜ

ስራ ቦታህ እንዴት ነው? ነው እንግዲህ የስራ ቦታዬ በጣም ምቹና አሪፍ የሆነ ጽዱና ያማረ እንዲሁም ደግሞ አሪፍ የሆነ የአየር ንብረት ያለበት ነውማለት ነው። እንግዲህ በገጠር አካባቢ እንደመስራቴ በጣም አሪፍና ምቹ ነው ማለት ነው። የአየር ሁኔታው ያልተበከለ፤ እንደዚሁም ደግሞ ቀዝቃዛ የሚባል ብዙም ለፀሀይ ተጋላጭ ያላይደለ፤ እንደዚሁም ደግሞ ለቆሻሻ ብዙም ታጋላጭ ያላይደለ ቦታ ነው ማለት ነው። ምክንያቱም እንግዲህ አንድ ስራን ለማከናወን ዋናኛና ትኩረትን የሚስብ ወይም ደግሞ ቅድመ መስፈርት የሚባል ነገር አለ ማለት ነው። እሱም እንግዲህ ምንድነው ይሄ አንድ የስራ ቦታ ጽዱ ማድረግ ወይም የተሻለ ማድረግ ወይም ደግሞ ለሰራተኞች ዋቢና የሚስብ የስራ ፍላጎትን ሊጨምር የሚችል ቦታ መሆን አለበት ማለት ነው። አሁን በዚህም የተነሳ እንግዲህ የኔ የስራ ቦታ ለስራ ምቹ እንደዚሁም ደግሞ ጽዱ ደስ የሚልና ለመስራት ሰዎችን የሚጋብዝ አይነት የስራ ቦታ ነው ማለት ነው። እንግዲህ አረንጓዳማና ገጠራማ በመሆኑ የተነሳ የግብርና ስራዎችን ነው የማከናውነው አብዛኛው ጊዜ። እንደዚሁም ደግሞ ውሃ ስላለ እንግዲህ የውሃ አገልግሎት በደንብ ስላለ እሱን እሱ ቦታ በጣም የሚመች ነው ማለት ነው። እንግዲህ የስራ ቦታዬ እንግዲህ ከሌሎች አካባቢዎችም ከሌላ ቦታዎች አንፃር ስናይ ለቆሻሻ ብዙም ተጋላጭ አይደለም ማለት ነው እንግዲህ። የስራ ቦታዬ በጣም አሪፍ የሆነ ለቤት ቅርብ የሆነ ነው ማለት ነው ለቤቴ ብዙም የማያርቅ ነው ማለት ነው። ይሄ ብዙም የእግር ጉዞ የሌለው፤ አድካሚ ያላደለ፤ ቅርብ የሆነ ነው ማለት ነው። እንደዚሁም ደግሞ ለትራንስፖርት ምቹ የሆነ ነው ማለት ነው አብዛኛውኔ ጊዜ። ትራንስፖርት መጠቀም ከፈለኩኝ ቶሎ ስራ ቦታዬ መድረስ ከፈለኩም ምቹ ነው ማለት ነው። የትራንስፖርት አገልግሎት ያለበት ነው ማለት ነው። ብዙም የሚያንገላታ ወይም የሚያጎሳቁል አይደለም ማለት ነው። ሜዳማ በመሆኑ የተራራ ወይም ደግሞ የቁልቁለት ወይም ደግሞ የአቀበት መውጣት አይኖርም ማለት ነው። ምቹና ሜዳማ በመሆኑ በጣም አሪፍ የስራ ቦታ ነው ማለት ነው። እንግዲህ የግብርና ስራ ነው አብዛኛውን ጊዜ የማከናውንበት ማለት ነው። እንግዲህ በጣም አሪፍ የሆነና ደስ የሚል የስራ ቦታ ነው ያለኝ ማለት ነው። ስራዬን ለማከናወን ዋናኛውና መጀመሪያ የማደርገው ቦታ ሁኔታ ቢኖር የስራ ቦታን ማመቻቸቱ፤ የሚሰራው ቦታን ማጽዳትም፤ ሊሆን ይችላል እንግዲህ እሱ ስለሆነ እሱ ቦታ በጣም አሪፍ ቦታ ነው ማለት ነው። የእኔ የስራ ቦታዬ እንግዲህ ደስ የሚል ቦታ ነው ማለት ነው። ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ አስር

ምን አይነት ጫማ ትወዳለህ ነው? እንግዲህ የተለያዩ የጫማ አይነቶች አሉ ማለት ነው እንግዲህ ከነ ከነዛ መካከል እኔ ይሄ የምወደው የጫማ አይነት ማለት አለ ማለት ነው። እንግዲህ ብዙ አይነት የጫማ አይነቶች አሉ። ለምሳሌ በነጠላ ጫማ ወይም በስሊፐር ወይም ሰንደል በምንለው አይነት ጫማ አለ ማለት ነው። እሱ አብዛኛውን ጊዜ ቤት ውስጥ በምንሆንበት ሰዓት ወይም ደግሞ ስራ በማን በማልሰራበት ሰዓት ወይም ደግሞ ብዙ መንገድ በማንሄድበት ሰዓት የምንጠቀመው የጫማ አይነት ነው ማለት ነው። አብዛኛው ጊዜ በቤት አካባቢ በምንሆንበት ሰዓት የሚለበስ የጫማ አይነት ማነው ማለት ነው? እንግዲህ እሱን በቤት አካባቢ በምሆንበት ሰዓት እና ከስራ እረፍት በምሆንበት ሰዓት የምጠቀመው የጫማ አይነት ነው ማለት ነው። እንግዲህ ሰንደል ብዙም ሩቅ መንገድ ይሄ የማያሰድበው ደግሞ ለስራ ምቹ ያልሆነ በመሆኑ ምክንያት በስራ ሰዓት የማይለበስ ነው ማለት ነው። እንግዲህ ሰንደል ጨማ በሌላ በኩል የተለያዩ ጨማዎች አሉ ማለት ነው። አሁን ለምሳሌ ከጉማሄም ስራ ፎንጎሄም በሉኝም ደግሞ የፕላስቲክ ጫማዎች አሉ ማለት ነው። እነሱ እንግዲህ አብዛኛው ጊዜ በገጠር አካባቢ ልጆቼ የሚለብሷቸው ናቸው ማለት ነው። ለስራም አብዛኞቹ የ አሁን ለምሳሌ በገጠር ስራ አብዛኛው ጊዜ ለስራ የምጠቀሟቸው የጫማ አይነቶች ነው ማለት ነው። እኔም እሱን ጫማ እጠቀማለሁ ማለት ነው ለስራ አብዛኛውን ጊዜ ስራ በምሰራበት ሰዓት የምጠቀመው የጫማ አይነት ነው ማለት ነው። እንግዲህ ፎንጎ ፎንጎ ይባላል በአማርኛ ወይም ደግሞ የላስቲክ ጫማ ማለት ነው እንግዲህ በዋጋውም ረከስ ያለህ ነው ማለት ነው። አብዛኛው የገጠሩ ክፍል አገልግሎት የሚሰጥ ነው ማለት ነው። ግን ያው ለእግር ብዙም ኮምፎርት አይሰጥም ግን ቢሆንም የገጠር ህዝብ አብዛኛውን የሚጠቀመው ማለት ነው። እኔም በስራ ሰዓት የምጠቀመው የጫማ አይነት ነው ማለት ነው። በሌላ በኩል እንግዲህ ስማርት የሚባሉና ዘመናዊ የሚባሉ የጨማዎች አሉ እንዴ ሲኒከር እንደውም ደግሞ የቆዳ ጫማ አይነቶች አሉ ማለት ነው። ሲኒከር ጫማዎች አሉ ማለት ነው። እንግዲህ ሸራ ሸራ ጫማ የሚባሉም አሉ። እኔ እንግዲህ ያው ከነዚህ ጫማዎች ደስ የሚለኝ አብዛኛው ጊዜ ይሄ ሲኒከር ጫማ ነው ማለት ነው። ለተለያዩ ለበዓላት ለባህል እንደዚሁም ደግሞ ለሰርግ ፕሮግራሞች ወይም ደግሞ ለመስተንግዶ ፕሮግራሞች ነው አብዛኛው እንግዲህ የምለብሰው ወይም ደግሞ ገበያም ስሄድ ሊሆን ይችላል ወይም ደግሞ ወደ ከተማ ቦታዎች በምንጓጓዝበት ሰዓት አብዛኛው ሰው ሊለብሳቸው የሚችሉ ናቸው ማለት ነው። እንግዲህ እነዚህ የጫማ አይነቶች እና እነሱን ጫማ እንግዲህ እኔም ሲኒከር የሚባለውን ጫማ እጠቀማለሁኝ ማለት ነው። አብዛኛውን ጊዜ ለበዓላት ወይም ለባህል ለተለያዩ መሰተንግዶዎች በምጓዝበት ሰዓት ማለት ነው። በስነ ስርዓት በስራ ሰዓት ግን የላስቲክ ወይም ደግሞ የፎንጎ ጫማን እጠቀማለሁ ከዛ ውጪ ደግሞ በቤት አካባቢ በምሆንበት ከስራ እረፍት በምሆንበት ሰዓት በአካባቢ ቅርብ በምሆንበት በሰአት የሰንደል ወይም ሲሊፐር ወይም ሸበጥ የሚባለው በአማርኛ እሱን እጠቀማለሁ ማለት ነው። እንግዲህ ጫማን እንደዛ አድርጌ እጠቀማለሁ በክረምትና በበጋም የመግለይ ጫማ አለ። በክረምት እንግዲህ ዝናብ መቋቋም የሚችል ውሃን ማስገባት የማይችል ለምሳሌ እንዴ ቆዳ ጫማ ማለት ነው እሱን እጠቀማለሁ ማለት ነው። ሲኒከር ውሃ ሊያስገባ የሚችል ውሃን አብዞርብ ወይም ደግሞ ውሃን መምጣት ስለሚችል አብዛኛው ጊዜ በክረምት ጥቅም ላይ አይውልም ማለት ነው። በበጋ ነው የምለብሰው እሱን ማለት ነው። በክረምት እንግዲህ ቆዳ ጫማን እጠቀማለሁ ማለት ነው። እንዴ እኔ የጀርሁ ሁኔታ ስለሚለያይ ማለት ነው። የዝናብን ሬዚስት ወይም ውሃን መቋቋም ስለሚችል ወይም ውሃን ወደ ውስጥ ስለማያስገባህ እሱን ተመራጭ አደርጋለሁ ማለት ነው። በክረምት እንግዲህ የተለያዩ አይነት ጫማዎችን እወዳለሁ ወይም ደግሞ እጠቀማለሁኝ ማለት ነው። ያው የምወደውን ጫማ ስለሆነ የምጠቀመው እንግዲህ እንደዚህ እንደዚህ አይነት ጫማዎችን እጠቀማለሁ ማለት ነው። እንዴ ስራውና እንዴ ሁኔታው ይለያያል ማለት ነው። እንዴ ቦታ ይለያያል ማለት ነው። እንግዲህ የምትጠቀሙት ጫማ ማለት ነው? እንግዲህ እነዚህ እነዚህ አይነት ጫማዎችን በስራ ሰዓት ከስራ እረፍት በመሆኑ ቤት በምሆንበት ሰዓት ወይም ደግሞ በክት ልብስ ጋር በበዓል በበዓላት የምጠቀመው ጫማ እንግዲህ ይሄን ይመስላል ማለት ነው

ስራህን ትወደዋለህ ወይ ነው እንግዲህ አወ እወደዋለሁ ስራየን እወደዋለሁ ስራ ማለት እንግዲህ የአንድ ሰው ህልውና ነው ማለት ነው የአንድ ሰው የመኖር ዋስትና የመኖር አስፈላጊነት ነው ማለት ነው እንግዲህ ስራ አብዛኛውን ጊዜ ስራ ከሌለ ሰዎች ለመኖር በጣም ችግርና የሚከብዱ ነው ማለት ነው እንግዲህ ስራ የሌላቸው ሰዎች አብዛኛው ጊዜ ዱርዬ፣ ሌባ፣ ዘራፊ እንደዚሁም ደግሞ ቃሚ ወይም አጫሽ በጣም የተጎሳቆለ የህይወት ኑሮ ህይወት ያላቸው መጥፎ ባህሪ ያላቸው ናቸው ማለት ነው እንግዲህ ስራ የሌላቸው ሰዎች አብዛኛውን ጊዜ ስራ እንግዲህ ቢያንስም ቢያድግም እንደ ሁኔታው በጣም አስፈላጊና ለሰው ልጅ ጠቃሚ የሆነ ነው ማለት ነው የአእምሮ እረፍት የሚሰጥ ነው ማለት ነው። እንግዲህ እና ስራዬን እኔ እንዲህ ሁኔታው በጣም እወደዋለሁ ማለት ነው ምክንያቱም ከትል ስራህ የገቢ ማገኛህ ምንጭ ከመሆኑም ባለፈ ከተለያዩ ነገሮች እኔን የሚጠብቀኝ ነው ማለት ነው ከተለያዩ አልባ አልባሌ ቦታዎች፣ ከሱሶች እንደዚሁም ደግሞ ከችግርም ጭምር እኔን የምጠብቀኝ በመሆኑ ስራዬን በጣም የምወደው ነው ማለት ነው እንግዲህ ስራዬን ከመውደዴ የተነሳ ሰዓት አክብሬ ስራዬን በስነ ስርዓት እሰራለሁኝ ማለት ነው እንደዚሁም ደግሞ ደከመኝ ሳልል ሰአቴን በአግባቡ ተጠቅሜ እሰራለሁ ማለት ነው፣ የስራ ሰዓት አከብራለሁ ማለት ነው፣ እንደዚሁም ደግሞ ይሄ አሰርየን ቤተሰቦቼን ሊሆን ይችላል ወይም ደግሞ የሌላ ስራ ሀላፊ ሊሆን ይችላል አከብራለሁ ማለት ነው ምክንያቱም ከስራ አንዱ ዋነኛው መከባበር ነው ማለት ነው ሰዓትን ማክበር ወይም ደግሞ ሰውን ሀላፊን ማክበር በመሆን ማለት ነው እንግዲህ እኔ እሱን እከብራለሁ ማለት ነው፣ በዚህ ምክንያት ስራዬ ያለኝ ፍላጎት እና ስራዬ ላለኝ መውደድ ምክንያት ወይም ደግሞ ዋናኛ ማሳያ ይሆናል ማለት ነው። እንግዲህ ስራ ማለት የአንድ ሰው የገቢ ምንጩ ነው ማለት ነው ወይም ደግሞ ይሄ መኖር አስፈላጊነቱ ነው ሆኖ ማለት ነው ስራ እንግዲህ በመስራታችን የተለያየ ነገሮችን ማከናወን እንችላለን ያው እንድስራው መጠን ቢለያይም ማለት ነው የመሰረታዊ ፍለጎቶችን የምናሟላው አብዛኛው ጊዜ ስራ በመስራት ነው ማለት ነው፣ ከዚህም ከፍ ካለ ስራው ከፍ ያለ መጠን ካለው የተለያዩ ድርጅቶችን ለማስተዳደር እንደዚሁም ደግሞ መኪናዎችን፣ ቤቶችን ለመግዛትም ሊሆን ይችላል። ከፍ ያለ ስራ ከሆነ አስወላጊ ነው ማለት ነው እንግዲህ እንድስራው ሁኔታ ይለያል ማለት ነው እንግዲህ ስራ ሲባል በተለያዩ መንገዶች አሉ ማለት ነው በገጠር ሊሆን ይችላል በግብርና ስራ ሊሆን ይችላል በማናጀርነት ሊሆን ይችላል፣ በባንከር እንደዚሁም በአስተዳደር፣ በቢሮ ሰራተኛነት፣ በዶክተር፣ በመምህር፣ በፕሮፌሰርነት እንደዚሁም በደግሞ በፕሬዝዳንትነት ሊሆን ይችላል ማለት ነው እንግዲህ ስራ ሲባል በተለያየ ሁኔታና በተለያየ ቦታ ነው ማለት ነው እንግዲህ ስራ የሚባለው አብዛኛውን ጊዜ ስራ ሲባል እንግዲህ አንድ ሰው ሊከውነው ወይም ሊያከናውነው የሚችል ለሱ ጥቅም የሚሰጥ ማለት ነው፣ በዚህም የተነሳ እንግዲህ እኔ ስራዬን በጣም እወደዋለሁኝ ማለት ነው የገቢ የምንጬም ነው ማለት ነው። እንደዚሁም ደግሞ ስራ ማለት እንግዲህ በጣም አስፈላጊ ነው ማለት ነው የኑሮን ሁኔታ ለማሻሻል በጣም አስፈላጊ ነው ማለት ነው እንግዲህ ደግሞ የማህበረሰብ ግንኙነትን ለማጠናከር ስራ በጣም አስፈላጊ ነው ማለት ነው ምክንያቱም አንድን ስራ በህብረት ለመስራት ካሰብክ ወይም ከተባበርክ የእርስ በእርስ ግንኙነት ወይም ደግሞ የማህበረሰብ ግንኙነት ይዳብራል ወይም ደግሞ ይጠነክራል ማለት ነው፤ ነገር ግን ስራ የማትሰራ ከሆነ ዝምብለህ ቁጭ የምትል ከሆነ ሌሎች መጥፎ መጥፎ ተግባራቶችን የምታከናውን ከሆነ ከሰዎች ትገለላለህ ወይም ከሰዎች ትርቃለህ ማለት ነው ከሰዎች ጋር ብንኝነት ጉቡቡነት አይኖርህም ማለት ነው። በዚህ ምክንያት የሚሰራ ሰው ይወደዳል፣ ከሰራህ ትወደዳለህ ነው የሚባለው ማለት ነው ካልሰራህ ግን ማንም አይወድም ይባላል ማለት ነው እንደ አባባል በዚህም የተነሳ ስራ መስራት በጣም ሰው የሚያስከብር ነው ማለት ነው፣ በዚህ የተነሳ ስራዬን እኔ በጣም እወደዋለሁኝ ማለት ነው ስራን የማይወድ የለም ነገር ግን እኔ በጣም እወደዋለሁ ማለት ነው። በብዙ ነገር ስራ

በቀን ስንት ሰዓት ስልክ ትጠቀማለህ? ነው እንግዲህ ስልክ በቀን አብዛኛው በሚባል ጊዜ እጠቀማለሁኝ ከምተኛበት ሰዓት ውጪ ያለውን እና ደግሞ አንዳንድ ጊዜ ምግብ በምመግብበት ሰዓት ወይም ደግሞ ስልክ በማያስፈልጉ ስራዎች ላይ ካልሆነ በቀር ከዛ ውጪ ስልክ ሙሉ በሙሉ እጠቀማለሁ ማለት ነው። አሁን በትምህርት ላይ እንደሆነ መጠን ለማንበብ የተለያዩ መረጃዎችን ለመጠቀም ወይም ደግሞ ሶሻል ሚዲያዎችን ለመጠቀም እንደዚሁም ደግሞ አንድ ለመዝናናትም ጭምር የተለዩ ጌሞችንም በመጫወት ለመዝናናትም ጭምር ወይም ደግሞ የሃይማኖት ትምህርቶችን ለመማር ጭምር ወይም ደግሞ ስልክ ለማውራት መልዕክተን ለማስተላለፍ ቮይስም ሆነ የሚሴጂ መልእክቶችን ለማስተላለፍ። ብዙ ጊዜ ስለምጠቀም ስልኬን እንግዲህ በቀን በሃያ አራት ሰዓት ውስጥ ቢያንስ ለህ ከአስር ሰዓት እና ከ እስከ ከስምንት ሰዓት እስከ አስር ሰዓት ያህል እጠቀማለሁኝ ማለት ነው። በሃያ አራት ሰዓት ውስጥ ምክንያቱም ያው አብዛኛውን ጊዜ ለስምንት ሰዓታት የመኝታ ጊዜ ስለሚኖር ማለት ነው። እንግዲህ ቀን አስር ሰዓት ያህል ስልኬን ከተጠቀምኩት ለስምንት ሰዓት ያህል ከተኛሁ ለ ስድስት ሰዓት ያህል ብቻ ነው ማለት ነው። ከስልኬ በማልተኛበት ጊዜ የምርቀው ይህንንም ደግሞ አብዛኛውን ጊዜ የትምህርት ስራ የትምህርት አገልግሎት በማይኖር ሰዓት በእረፍት ሰዓት እንዲሁም ደግሞ ሶሻል ሚዲያ አብዝቼ በማልጠቀምበት ሰዓት ነው እንጂ ከዚህም በላይ ስልኬን እጠቀምበታለሁ ማለት ነው። እንግዲህ ስልኬ ለተለያዩ ነገሮች እጠቀማለሁኝ ማለት ነው። ባትሪ ቻርጅ ከሌለው በቀር ቻርጅ በሚደረግ ሰዓት ነው እንግዲህ ስልኬን ላልጠቀም የምችለው እና ደግሞ ምግብ በምመገብ ሰዓት እንደሁም ደግሞ በምትተኛበት ሰዓት ነው ማለት ነው። ስልኬን የማልጠቀመው እንጂ ስልኬን አብዛኛው ጊዜ እጠቀምበታለሁ ማለት ነው። እንግዲህ ያው ለተለያዩ ነገሮች ነው የምትጠቀምበት ለትምህርት አገልግሎት መረጃዎችንን ለመሰብሰብ ለማግኘት እንደዚሁም ደግሞ ከእኔ መረጃዎችን ለማስተላለፍ። እንደዚሁም ደግሞ ለመዝናናት ሊሆን ይችላል በቲክቶክ እንደዚህም ደግሞ በተለያዩ ጌሞች ለመዝናናትም ጭምር ስልኬን እጠቀምበታለሁ ማለት ነው። እንግዲህ ግብይቶችንም ለመፈጸም ስልኬን እጠቀምበታለሁ ማለት ነው። የተለያየው እቃዎችን እጠቀማለሁ ማለት ነው። ከእኔ ብር በመላክ እጠቀማለሁኝ ማለት ነው። እንግዲህ ስልኬን እንደዚሁም ደግሞ የኦንላይን ስራዎችን ለማከናወን ስልኬን እጠቀምበታለሁ ማለት ነው። ቪዲዮዎችን ለመመልከት የተለያዩ የትምህርት ሊሆን ይችላል የሃይማኖት ትምህርት እንደውም ደግሞ የቀለም ትምህርት ቪዲዮዎችን ሊሆን ይችላል እና እንደዚሁም ደግሞ እንደ አስፈላጊነቱ ፊልምም ሊሆን ይችላል እነሱን እነሱን አይበታለሁ ማለት ነው። ስልኬን እና እጠቀምበታለሁ ማለት ነው። አንድዚሁም ደግሞ የተለያዩ ነገሮችን ስልኬን እጠቀምበታለሁ ማለት ነው። በቀን ቀን በቀን ስልኬን አብዛኛው ጊዜ ከቀኑ ክፍል አብዛኛው ጊዜ ስልኬን እጠቀምበታለሁኝ ማለት ነው እና ከስምንት እስከ አስር ሰዓት በሚሆነው ነው። እጠቀምበታለሁ አለው እንደዚህ እስከ አስር ሰዓት በሚሞላ ጊዜ ወይም ለስምንት ሰዓት ያክል እጠቅምአለው ማለት ነው። በሃያ አራት ሰዓት ውስጥ ስልኬን እንግዲህ ስማርት ስልክ እንደመያዜ መጠን ብዙ ታይም ስልኬ ላይ አሳልፋለሁ ማለት ነው። ምክንያቱም አብዛኛውን ጊዜ በዚህ ሰዓት ስራዎች የሚከናወኑት በ ስልክ በመሆኑ ማለት ነው። እንግዲህ አብዛኛው ስራ በስልክ እንደመከናወኑ መጠን ስልኬን ለብዙ ሰዓታት እጠቀመዋለሁ ማለት ነው። እና እኔ ያክል ስልኬን እጠቀመዋለሁ